ቶህን የት ታስቀምጣለህ ለሚለው ጥያቄ? ብዙ ጊዜ ፎቶዬን ስልኮቼ ውስጥ ነው ማስቀምጠው። ግን ደግሞ ስልክ ውስጥ ደግሞ ወይ ስልኩ ቢበላሽ ወይም ደግሞ ደግሞ ላይ ሰራ ሆኖ ቢጠፋ ወይ ደግሞ ሰው ቢሰረቅ ሊጠፋ ስለሚችል ፎቶዎቼን ከእሱ ተጨማሪ ደግሞ በአልበሞች በማሳጠብ አልበሞች ውስጥ አስቀምጣለሁ ማለት ነው። ስለዚህ ያው ፎቶዎቼን ወይ ስልኬዎች ውስጥ ወይ ደግሞ በአልበም አድርጌ አሳጥቤ አስቀምጣለሁ ማለት ነው።

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ? ብዙ ጊዜ በመስመር ላይ ብዬ ያሰብኩት ነገር ለምሳሌ አንድ ቪዲዮ ከፍቼ ሌላ ቦታ ደግሞ የትምህርት የምማርበትን ከፍቼ ልመለከት እችላለሁ። ሀሳቤ እንዳይበተን ወይም ደግሞ ሌላ ቦታ ሀሳቤ እንዳይሆን ከአጠገቡ ቪዲዮ ላይ የምከፍተው ዘፈን ሊሆን ይችላል። ወይ ደግሞ መዝሙር ሊሆን ይችላል እሱን እከፍትና በመስመር ላይ የማጠናቸውን ነገሮች አጠናለሁ ማለት ነው። ስለዚህ አዎ በመስመር ላይ ቪዲዮዎችን እመለከታለሁ ማለት ነው።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ለሚለው ጥያቄ? አ አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ስራ ብዬ የምለው እኔ አሁን በዚህ ጊዜ የዩኒቨርሲቲ ተማሪ ስለሆንኩኝ የምሰራው ስራ ማስጠናት ነው። ማስጠናበት ድርጅት ደግሞ ሌሎችም ልክ እንደኔ ተማሪዎች ሆነው የሚያስጠኑ ተማሪዎች አሉ ማለት ነው። የስራ ባልደረቦቼ እነሱ ናቸው ማለት ነው። ስለዚህ አንድ ላይ በምንሰበሰብበት ጊዜ ድርጅቱ ጠርቶን በምንሰበሰብበት ጊዜ የስራ እንዴት እንደሆነ ምን ምን ነገር እንደሚያስፈልግ እርስ በእርስ እንነጋገራለን እንወያያለን። ማለት ነው። እንዲሁም ደግሞ አንዳችን ጥሩ የሆነውን ለአንዳችን እንነግራለን። ስለዚህ ይህንን ሀሳብ ስለምንወያይ። ከስራ ባልደረቦቼ ጋር አዎ ጥሩ ግንኙነት አለኝ ማለት ነው።

"በቤቱ ውስጥ ወይም በውጪ መሆን ትመርጣለህ?" ለሚለው ጥያቄ፣ እኔ ከድሮም ጀምሮ ቤተሰቦቼ ወደ ውጪ እንድወጣ ስለማይፈቅዱልኝ ስለነበረ በቤት ውስጥ መሆንን እመርጣለሁ። ቤት ውስጥ ሆኜ መስራት ያለብኝን ነገሮችን ሰርቼ ከዛ ለራሴ ጊዜ አሳልፌ ቀኑን ማሳለፍ እመርጣለሁ። ወደ ውጪ ወጥቼ ከማላውቃቸው ሰዎች ጋር ከማውራት ከመወያየት ቤቴ ሆኜ ለብቻዬ የማሳልፈው ቀናቶች ለኔ እመርጣለሁ። ስለዚህ አዎ በቤት ውስጥ መሆን ከውጪ እመርጣለሁ ማለት ነው።

በቤት ውስጥ ምን አይነት የቤት እቃዎች አሉ ለሚለው ጥያቄ በቤት ውስጥ በጣም ብዙ የቤት እቃዎች አሉ። ከመኖሪያ ቤቱ ስንጀምር ቲቪዎች አሉ፣ ጠረጴዛዎች አሉ፣ ሶፋዎች አሉ፣ የመብልያ ጠረጴዛዎች አሉ፣ እንዲሁም ደግሞ የተለያዩ ምንጣፎች አሉ። ስለዚህ ይሄ የመኖሪያ ክፍል ውስጥ ያለው ብቻ ነው። ከዛ የመተኛ ክፍል ውስጥ ያለው ደግሞ ፍራሾች አሉ፣ አልጋዎች አሉ፣ ልብስ ማስቀመጫ መሳቢያዎች አሉ፣ ጠረጴዛዎች አሉ፣ እና የተለያዩ ሌላም እቃዎች አሉ። ከእሱ አልፎ ደግሞ ኪችን ውስጥ መጥበሻዎች አሉ፣ ብረት ድስቶች አሉ፣ ኦቪኖች አሉ፣ መደርደሪያዎች አሉ፣ እቃ የሚቀመጥበት ብርጭቆች አሉ፣ ሳህኖች አሉ፣ የተለያዩ እቃዎች አሉ ኪችን ውስጥም እንዲሁ። ስለዚህ የቤት እቃዎች በትንሹ እኛ ቤት ውስጥ ያሉት እቃዎች እነዚህ እነዚህን ይመስላሉ ማለት ነው።

አስተያየት መቀበል ትወዳለህ ለሚለው ጥያቄ አዎ አስተያየት ከሰዎች መቀበል እወዳለሁ ለምንድነው የምወድበት ምክንያት ለምሳሌ እኔ ያላየሁት ነገር ሊሆን ይችላል ሰዎች ያዩት ነገር ስለዚህ አስተያየታችሁን በምቀበልበት ጊዜ ያንን ነገር እኔ ስላላየሁት እንደዚህ አይነት ነገርም ነበረ እንዴ ብዬ አገናዝቤ ነገሮች የሚስተካከሉም ነገሮች ከሆኑ ለማስተካከል የሚሻሻሉም ነገሮች ከሆነ ለማሻሻል እንዲሁም ደግሞ ጥሩ ነገሮችም ከሆኑ በዚያው ጨምሬ የተሻለ ነገር ደግሞ አድርጌበት የተሻለ ነገር ከእርሱም ደግሞ የተሻለ ነገር ለመስራት ይጠቅመኛል ማለት ነው። ስለዚህ አዎ አስተያየት መቀበል በጣም እወዳለሁ ማለት ነው።

የወተት ተዋጽኦ ትወዳለህ ወይ ለሚለው ጥያቄ? የወተት ተዋጽኦ ብዙም አልወድም። ግን ከወተት ተዋጾዎች አንዱ የምወደው አይብ ነው። አይብ ከሁሉም ጣዕሞች የሚሻለኝ እሱ ነው። ሌላኛው ደግሞ እርጎ እና ቅቤ ብዙም አልወድም። ስለዚህ ከወተት ተዋጾዎች የምወደው አይብን ብቻ ነው።

ምን አይነት ቦርሳ ትጠቀማለህ ለሚለው ጥያቄ? ብዙ ጊዜ ፒሲ የሚይዙ ቦርሳዎች ነው የምጠቀመው እኔ። ሰፋ ብለው ረዘም ያሉ እንዲሁም ደግሞ የሚመቹ ቦርሳዎችን ነው የሚይዘው። ለምንድነው እንደዚህ አይነት ቦርሳዎችን የሚይዘው? ተማሪ ስለሆንኩኝ የዩኒቨርሲቲ ተማሪ ስለሆንኩኝ ብዙ ጊዜ ፒሲዬን ለማጥናትና እንዲሁም ደግሞ ክፍል ውስጥ በጣም ብዙ ስራዎችን ለመስራት ስለሚጠቅመኝ በየቦታው ይዤው ስለምጓዝ እንደዚህ አይነት ቦርሳዎችን እጠቀማለሁ። እንዲሁም ደግሞ በውስጡ ቦርሳዎች ውስጥ። እንደ ማስታወሻ ደብተሮች መጽሐፎች ይኖራሉ እስክሪብቶ የተለያዩ እቃዎች ስለሚኖሩ ሰፋ ያለና ረዘም ብሎ የሚመቹ ቦርሳዎች እጠቀማለሁ ማለት ነው።

የምትወደው መጠጥ ምንድነው ለሚለው ጥያቄ? እኔ አልኮል መጠጦችን አልጠቀምም። ስለዚህ የምጠጣው ለስላሳ ወይም ደግሞ የቡና መጠጦችን እንዲሁም ደግሞ ኢነርጂ ድሪንኮችን ነው የምጠቀመው ማለት ነው። ስለዚህ እኔ ከመጠጦች የምወደው ኢነርጂ ድንክ ነው። ለምንድነው የምወድበት ምክንያት አንደኛ ተማሪም ስለሆንኩኝ በደንብ እንዳጠናና እንዲሁም ጉልበትና ሀይል ሰጥቶኝ በደንብ ጥናቴን በተሳካ ሁኔታ እንዳነብ ስለሚረዳኝ። ከመጠጦች ውስጥ ኢነርጂ ጅሪንክን እወዳለሁ ማለት ነው።

ስልጠና ትወስዳለህ ለሚለው ጥያቄ? ስልጠና በስራዬም እንዲሁም ደግሞ በትምህርቴም የተለያዩ ስልጠናዎች እወስዳለሁ። ለምሳሌ በትምህርቴ እኔ የዩኒቨርሲቲ ተማሪ የሶስተኛ አመት የፊዚክስ ተማሪ ስለሆንኩኝ። የተለያዩ ከፊዚክስ ጋር የተያያዙ እንዲሁም ደግሞ ከፊዚክስ ጋር ተያይዞ የተለያዩ ፕሮግራሚንግ ትምህርቶች ስለሆን ስለምንማር እነሱን ስልጣና እወስዳለሁ። እንዲሁም ደግሞ በስራዬ ላይ ደግሞ የተለያዩ ከስራዬ ጋር የተያያዙ ስልጠናዎችን ወስዳለው። ለምሳሌ የተለያዩ ፕሮግራሚንግ ቴክኒኮችን በመጠቀም። የተለያዩ መጽሐፎችን እንዲሁም ደግሞ ቪዲዮዎችን ለወላጆችና ለልጆቻቸው የማስጠናቸው የምልክበትን መንገድ ስልጠና እወስዳለሁ ማለት ነው።

ማር ትወዳለህ ለሚለው ጥያቄ? አዎ ማር እወዳለሁ። ከድሮም ጀምሮ ወደ ትምህርት ቤት ስሄድ ዳቦ በማር እንዲሁም ደግሞ ሻይ ከአጠገቡ አድርጌ በልቼ ስለሆነ ወደ ትምህርት ቤት የምሄደው ከድሮም የለመድኩት ነገር ነው። እንዲሁም ደግሞ በጣም ጣፋጭም ስለሆነ ማርን አዎ በጣም እወዳለሁ።

የአካል ብቃት እንቅስቃሴ ታደርጋለህ ለሚለው አዎ የአካል ብቃት እንቅስቃሴ አደርጋለሁ። ከድሮም ጀምሮ አባቴ አትሌት ስለነበረ ተነስተን ጠዋት ጠዋት የአካል ብቃት እንቅስቃሴ እንድናደርግ ያደርገን ነበረ። እንዲሁም ደግሞ ከቤት ከወጣሁ ወደ ዩኒቨርሲቲ ከገባሁም በኋላ። ዩኒቨርሲቲ ውስጥ ራሱን የቻለ ራሱን ችሎ የምንማረው ራሱን የቻለ የአካል ብቃት እንቅስቃሴ ትምህርቶች ይሰጡን ነበረ። ስለዚህ አዎ በዛን ሰዓት አካል ብቃት እንቅስቃሴዎችን አደርጋለሁ። እንዲሁም ደግሞ በራሴም ከእሱ ተጨማሪ ጭንቅላቴ ንቁ እንዲሆንና በደንብ ትምህርቱን ተረድቼ ማጥናት ስፈልግ። የአካል ብቃት እንቅስቃሴዎችን አደርጋለሁ ማለት ነው።

በብእር ወይም በእርሳስ ትጽፋለህ ለሚለው ጥያቄ? አዎ በብእር ወይም በእስራስ እጽፋለሁ። አሁን የዩኒቨርሲቲ ተማሪ እንደመሆኔም የተለያዩ አስተማሪዎች በሚያስተምሩበትም ጊዜ እንዲሁም ደግሞ ራሴ ብቻዬን በማጠናበት ጊዜ ላይብረሪ ገብቼ የተለያዩ ማስታወሻዎችን። ደብተሬ ላይ ስለሚይዝ ብእር ወይም ስክሪቢቶ ወይም ደግሞ እስራስት እጠቀማለሁ ማለት ነው። ስለዚህ አዎ ብእር ወይም እስራስ እጽፋለሁ ማለት ነው።

ስጦታ መስጠት ትወዳለህ? ለሚለው ጥያቄ አዎ እኔ ስጦታ መስጠት እወዳለሁ። በተለይ ደግሞ በጣም የምቀርባቸው ሰዎች ጓደኞቼ፣ ቤተሰቦቼ ስጦታ ስሰጣቸው ሲደሰቱ ሳይ በጣም ደስ ስለሚለኝ እነሱ በሚደሰብበት ጊዜ ደግሞ እኔም ደስተኛ ስለምሆን ለእነሱ ስጦታ መስጠት በጣም እወዳለሁ። ለእሱም ብቻ አይደለም። ለቤተሰቦቼ ብቻ ለጓደኞቼ ብቻ ሳይሆን ለማላውቀውም ሰው ስጦታ ሳበረክት በጣም ደስተኛ ሲሆኑ እኔም ስለምደሰት አዎ ስጦታ መስጠት እወዳለሁ ማለት ነው።

የምትመኘው የእረፍት ጊዜ ምንድነው? ለሚለው ጥያቄ እኔ አሁን የእረፍት ጊዜ ብዙ የለኝም ተማሪዎች ስለሆንኩኝ። ግን ደግሞ ዩኒቨርሲቲ ተመርቄ ወጥቼ ከዛ በኋላ በጣም ብዙ ሀገራቶችን እየዞርኩ እያየሁ የተለያዩ ሀገራት ምግብን እየበላው በጣም ብዙ ቦታዎች መዞር እፈልጋለሁ። የምመኘው የእረፍት ጊዜ ሩቅ ቦታ የተለያዩ ሀገራቶችን መጎብኘት ነው ማለት ነው።

በመንገድ ላይ ምግብ ትገዛለህ ለሚለው ጥያቄ? አዎ በጣም ብዙ ጊዜ ከክፍል ስወጣ ወደ ቤቴ በምሄድበት ጊዜ መንገድ ላይ ስለሚርበኝ። የተለያዩ መንገድ ላይ የሚሸጡ ፋስት ፉዶች ሊሆኑ ይችላሉ ለምሳሌ ልክ እንደ እርጥብ ፈላፍል ቺፕሶች ሊሆኑ ይችላሉ። እንደሱ አይነት ምግቦችን ሳምቡሳም ሊሆኑ ይችላል። ገዝቼ ስለምመገብ አዎ በመንገድ ላይ ምግቦችን እገዛለሁ ማለት ነው።

የምትወደው ቁጥር ስንት ነው ለሚለው ጥያቄ እኔ ከሁሉም ቁጥር የምወደው ቁጥር ስምንት ቁጥር ነው። ለምንድነው? ይሄንን ቁጥር የወደድኩት አንደኛ የተወለድኩበትም ቀን በስምንት ስለሆነ ነው። እንዲሁም ደግሞ አባቴም የተወለደበት ቀን በስምንት ነው። እና ደሞ የተለያዩ ችግሮች በምሆንበት ጊዜ ከችግሮች የምወጣበት ቀን ስምንት ቁጥር ስለሆነች ስምንት የሆነበት ቁጥር ላይ ስለሆነ። እንዲሁም ደሞ አባቴ ከዚህ በፊት በጣም ታሞ የተሻለበት ቀን ስምንት ቁጥር ስለሆነ ስምንት ቁጥር ለኔ ትልቅ ትርጉም አላት ማለት ነው። ስለዚህ ስምንት ቁጥርን ከሁሉም ቁጥሮች አስበልጬ እወዳለሁ ማለት ነው።

ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ? እኔ እንደማስበው ከሆነ ይቅርታ መጠየቅ አዎ ቀላል ነው ለምንድነው እንደዚህ ያልኩበት ምክንያት ይቅርታ የሚጠይቁ ሰዎች ትልቅ ናቸው ይባላል ስለዚህ ይቅርታን መጠየቅ ደግሞ ትልቅነት ነው ማንኛውም ሰው ይሁን ታላቅም ሆነ ታናሽ ጥፋት ሲያጠፋ ቀድሞ ይቅርታ ማለት መሸነፍ አይደለም። ጥሩ ነገር ስለሆነ ይቅርታ ብንጠይቅ ጥሩ ነው እላለሁ። ስለዚህ አዎ ይቅርታ መጠየቅ ቀላል ነው ብዬ ነው የማስበው እኔ

ምን ያህል ጊዜ ስብሰባ ታደርጋለህ ለሚለው ጥያቄ? ብዙ ጊዜ በምሰራበት ስራ ስብሰባ አልሰበሰብም ግን ደግሞ የዩኒቨርሲቲ ተማሪ የፊዚክስ ተማሪ ስለሆንኩኝ ብዙ ጊዜ የትምህርት ቤቱ ግሩፕ አለን ፎካል ነው የሚባለው። ፎካል ክለብ ምን አይነት ስራዎችን ይሰራል? የኛን ታናናሾች ከእኛ የተሻለ እውቀት እንዲኖራቸውና እንዲሁም ደግሞ የተሻለ ነገር እንዲኖራቸው በሚል እንዲሁም ደግሞ ለእኛም ደግሞ ከተለያዩ ከታላላቅ ሰዎች በፊዚክስም ጥሩ የሆኑ ሰዎች እንዲሁም ትልልቅ ደረጃ የደረሱ ሰዎችን አምጥቶ መጠየቅና እኛ ደግሞ ጥያቄዎችም ካሉን ከትምህርቱ ጋር የተያያዘ መጠየቅ ባለብን ቦታ ተገናኝተን የምንወያይበት ክለብ ነው። ስለዚህ እንደዚህ ክለብ ውስጥ ሲሄድ ነው ብዙ ጊዜ ስብሰባ የምተበሰበው እንጂ ብዙ ጊዜ ስብሰባ አልሄድም ማለት ነው። አዎ

ስለ ፀጉርህ ተንከባክበህ ትወዳለህ ለሚለው ጥያቄ አዎ ፀጉሬን በደንብ ተንከባክቤ እወደዋለሁ ፀጉሬን። ለምንድነው ፀጉሬን የምንከባከበው? ፀጉር ካልተንከባከብነው ቶሎ ስለሚሰባበርና ስለሚነቃቀል እንክብካቤ ያስፈልገዋል ማለት ነው። ስለዚህ በሳምንት ውስጥ የእረፍት የሆንኩባቸው ቀናቶች። ቅዳሜ ወይ እሁድ ከሁለቱ አንዱ ቀናቶች ላይ የተለያዩ ለፀጉሬ ጥሩ የሆኑ ልክ እንደ ካስተርዌይ ሊሆን ይችላል። ኮኮናት ኦይል ሊሆን ይችላል። የተለያዩ ኦይሎች እንዲሁም ደግሞ አቮካዶ እና የተለያዩ ነገሮችን በመቀባት ፀጉሬ እንዲፋፋና ቆንጆ እንዲሆን እንከባከባለሁ ማለት ነው። አዎ ፀጉሬን እንከባከባለሁ እንዲሁም ደግሞ እወደዋለሁ ማለት ነው።

ደሞዝ በየትኛው ቀን ታገኛለህ ለሚለው ጥያቄ ብዙ ጊዜ ደሞዝ የማገኘው በወሩ መጨረሻ ነው። እንዴት ነው ሂሳቡ የሚመጣው ብለን ስንል? በሳምንት ወይም ደግሞ በቀን ውስጥ በቀን ውስጥ ከትምህርት ትምህርት ከማስጠናበት ተማሪ ይለያያል ማለት ነው። ለምሳሌ ለትንንሽ ተማሪዎች ከኬጂ እስከ ሁለተኛ ክፍል ከሆነ። በቀን ውስጥ ሁለት መቶ ብር አገኛለሁ ማለት ነው። ትልልቆች ከስምንት እስከ አስራ ሁለት ከሆነ ደግሞ በቀን ውስጥ አራት መቶ ብር አገኛለሁ ማለት ነው። ስለዚህ ይሄ ይደመርና የወሩ አንዴ ነው የሚሰጠኝ ማለት ነው ስለዚህ በወር ውስጥ ነው ደሞዝ የማገኘው ማለት ነው።

ሳንቲም ትቆጥባለህ ለሚለው ጥያቄ አዎ ሳንቲም እቆጥባለሁ እንዲህ ትምህርት ቤት ሆኜ ስራ ስሰራ የማገኘውን ገንዘብ አስቀምጣለሁ ማለት ነው። ወደፊት ደግሞ ብዙ ሀገራቶችን የመጎብኘት ሀሳብም ስላለኝ። ይሄ የማስቀምጠው ገንዘብ ወደፊት የተለያዩ ነገሮችን መስራት እችላለሁ። እንዲሁም ደግሞ ብዙ ሀገራቶችን በዚህ ገንዘብ መጎብኘት እችላለሁ ማለት ነው። ስለዚህ አዎ የማገኘውን ሳንቲም እቆጥባለሁ ማለት ነው።

የምትወደው ሬስቶራንት የት? ነው የሚለው ጥያቄ እኔ የምወደው ሬስቶራንት ያለው ሴምሲ የሚባል ቦታ ነው የሚገኘው ስሙም ኢን ኤንድ አውት በርገር ነው። የሚባለው የምወድበት ምክንያት ምንድነው? አንደኛ በጣም መቀመጫዎቹም ቦታውም በጣም ቆንጆ ቦታ ነው። እንዲሁም ደግሞ ምግባቸው ጥራቱን የጠበቀና ንጽህና ያለው እንዲሁም ደግሞ ቆንጆ የሆነ በርገር ነው የሚሰሩት ከእርሱም በተጨማሪ እዛ የሚያስተናግዱ ሰዎች እና ማናጀሩም በጣም ጥሩ ሰዎች እና ሰዎችም በደንብ የሚያስተናግዱ ሰዎች ስለሆኑ ቦታውን ከሁሉም ሬስቶራንቶች እሱን ነው የምወደው ማለት ነው። ስለዚህ የምወደው ሬስቶራንት ኢን ኤንድ አውት በርገር የሚገኘው ደግሞ ሲምሲ ነው ማለት ነው።

የስራ ጊዜው እንዴት ነው? ለሚለው አሁን ለጊዜው የዩኒቨርሲቲ ተማሪ ስለሆንኩኝ ብዙ ጊዜ ጠዋት ላይ ከሁለት ሰዓት እስከ ዘጠኝ ተኩል ድረስ ትምህርት ክፍለ ጊዜ ነው የሚሆነው። በመሃል ምሳ ሰዓት ይኖረናል። ለዚህ ትምህርቴን ከጨረስኩ በኋላ ከዘጠኝ ተኩል በኋላ እስከ አስር ሰዓት ባለው ጊዜ እዘጋጅና ማስጠናት ስለሆነ የምሰራው ስራ ወደ ቤል የማስጠናበት ቤት በመሄድ ነው የምሰራው ማለት ነው። ስለዚህ ከ አስራ አንድ ሰዓት እስከ አንድ ሰዓት ባለው ሰዓት ነው ማስጠናው ማለት ነው። ስለዚህ የስራዬ ጊዜ ብዬ የምለው ከአስራ አንድ ሰዓት እስከ አንድ ሰዓት ያለውን ሰዓት ነው ማለት ነው።

ቤትህን እንዴት ታስበዋልውህ? ለሚለው ጥያቄ ብዙ ጊዜ ቤቴን ማስውበው ቤቴን በደንብ ቤት ውስጥ ያሉትን እቃዎች አጸዳለሁ አውጥቼ በደንብ ለመወልወልና ሶፋዎቹን በደንብ ለመጠራረግ እሞክራለሁ ከዛ ደግሞ ሶፋዎቹን ትራሶች በደንብ አድርጌ ለማስተካከል እሞክራለሁ ከዛ ደግሞ ፎቶ መደርደሪያ ሳሎን ውስጥ ያሉትን በደንብ እደረድራለሁ ከዛ ደግሞ ጓዲያ ውስጥ ያሉትን አልጋዎች በደንብ አነጥፋለሁ አጸዳለሁ በደንብ እቃዎቹን እደረድራለሁ ስለዚህ ቤቴን በዚህ መንገድ አስውባለሁ ማለት ነው።

ማህበራዊ ሚዲያ ትጠቀማለህ ለሚለው ጥያቄ? አዎ ማህበራዊ ሚዲያዎችን እጠቀማለሁ። ብዙ ጊዜ ሩቅ ያሉ ቤተሰቦች ወይም ጓደኞቼን ለማየት በተለይ ደግሞ ልክ እንደ ኢንስታግራም ያሉ ማህበራዊ ሚድያዎችን እጠቀማለሁ። ልክ እንደ ኢሞም እንደዛው እጠቀማለሁ ማለት ነው። ህይወታቸው እንዴት እንደሆነ እንዴት እየኖሩ እንደሆነ የምከታተልበት እንዲሁም ደግሞ አዳድስ ነገሮችን አዳድስ ዜናዎችን የማይበት መንገድ ስለሆነ። እንዲሁም ደግሞ ሀገሪቷ ላይ ምን አይነት ጉዳዮች እየተካሄዱ እንደሆነ። የማይበት መንገድ ስለሆነ። አዎ ማህበራዊ ምድያ እጠቀማለሁ።